የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ደረገጾችን እመለከታለሁ ወጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችን እና መግለጫዎችን ይረዳሉ። ወደ ጋሪ ይጨምራሉ የክፍያ መረጃ ገባለው ትእዛዙ በጥቂት ቀናት ይደርሳል ማጣቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱን እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምንድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩ ብዙ አማራጮች አሉ ቃለሞችና ቁጥሮች የተለያዩ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው አንዳንዶች በጣም ጥበበኛ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው። ስፖርት ጫማዎቹ ምቹ ናቸው። በመጨረሻ አንዱን መርኩ ጥቁር እና ቀላል ቅጥ ደስ ብሎኛል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

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ቤታቸውን ማየት ደስ ይለኛል በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችን በቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናሉ ጥሩ የመየነ መራው ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቶች ይቋርጣል ወይም ድምፁ መዘግየት ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳ ያሳንሳል ሰዎችን በእይታ ማየት ግንኙነትን ያጠናክራል። ይሄ ዘመናዊ የህይወት አካል ነው